በእጅ እንኳን ብዙም መጽሐፍ እኔ አልወድም ብዙ ብዙ አይመቸኝም። በእጅ መጽሐፍ ብዙ የሚያስደስተኝ ነገር አይደለም። ከእጅ በእጅ ከመጽሐፍ ይልቅ እንዲህ በማንበብ ምናምን በዛ ቢይዝ ደስ የሚለኝ ነው። በተረፈ ያው ብዙም ያው እጄንም ስለሚደክመኝ ምናምን

ይቅርታ መጠየቅ ያው እንደ እንዳጠፋው ጥፋት ነው የሚወሰነው። ይቅርታ መጠየቅ ከባድ ጥፋት ካጠፋ እንግዲህ ያው ተዘጋጅተህበት ነው። የምትጠይቀው ጥያቄ ያው ይቅርታ ማለት ቀላል አይደለም ግን እንዳጠፋው አይነት ጥፋት ቀላል ቀላል ጥፋት ከሆነ ያው በቀላሉ ይቅርታ ብለህ ችግሩ መፍታት ትችላለህ ግን ያው ከባድ ከሆነ ይከብዳል

በቃ እኔ ስልኬን አብዛኛው ጊዜ የምጠቀመው ለትምህርቴ ስለሆነ ያው ከነ ራሱ እንዲህ ለምንፈለጋችሁ ለመዝናናት ምናምን ምናምን በጣም በጣም ትንሽ ሰዓት ነው። የምትጠቀመው ብዙ የማይጠቀምበት ሰዓት ሁሉ አለ። እና የአብዛኛው ታይሜን ለ ስልኬ ላይ የማሳልፈው ለትምህርት ነው። እዛ እንደዛ ስለሆነ ያው ለትምህርት ከተባለ ያው ብዙ ጊዜ አሳልፋለሁ ማለት ነው

እኔ እንደውም ትራስ እራሱ ድሮ ላይ እንትንም የምጠቀም አይነት ሰው አልነበርኩም ያው መጥፎ ነው ለአንገት መጥፎ ነው ምናምን ሲባል ነው ትራስ መጠቀም የጀመርኩት። እንጂ ያው አንድ ትራስ ነው እኔ የምጠቀመው አሁን ለጊዜው ካለ ሁለት ካለም እጠቀማለሁ። ችግር የለውም ግን አንድ ስላለኝ እሱን ነው አንዱን ነው የምትጠቀመው።

ጺም ብዙ ብዙ የማቆይ ሰው አይደለም። ፀጉሬን ስቆረጥ አንድ ላይ አንድ ላይ ነው ማስቆርጠው ይሄ ማስቀነስ ሙሉ ለሙሉ አላስቆርጥም። አስቀንሰዋለሁ እንዴ ያው በዛ ሲል ምናምን ብዙ ደስ አይለኝም እንዴ በጣም ሲበዛ ትንሽ ቀነስ ቀነስ ከጻጉሬ ጋር አንድ ላይ አስቆርጠዋለሁ

ኧረ ጥላ ነው ማስመረጠው እንዴ? ፀሀይ ማን ፀሀይ ማን ይመረጣል ሲጀመር እነ ማሰበው ራሱ ምክንያቱም ያው ራሱ በጣም ፀሀይ ሲሆንበት አይደል ያው ጥላ ራሱ ጥላ ላይ የሚሆነው ምናምን። እንጂ ያው ለምን ሰው ፀሀይ መርጠህ ለግዴታ ስሆንበት ነው እንጂ ያው ጥላ ጥላውን ነው ሰው ራሱ የሚሄደው። እንደኔ ማሰብ ያው እኔ ጥላ ነው ምመርጠው

አረ እኔ ቤት አንዳንዴ ያው ቤተሰብ ለማገዝ ምናምን ነው እንጂ እኔ ከቤተሰብ ጋር ነው የምኖረው። እና ከቤተሰብ ጋር ስለሆንኩኝ ያው እንትን ነው ይሄ ሌሎች ሰዎችን ጠርቼ ምናምን ነው የሚያጸዱት ቤቱን እንጂ እኔ አይ አንዳንዴ ያው ለማገዝ ምናምን ነው እንጂ ማጸዳ አላጸዳም። ቤት

ጠዋት ላይ ያው ከእንቅልፌ እነሳለሁ፣። ሽንት ቤት ምናምን ገብቻለሁ እታጠባለሁ ምናምን መታጠቢያ ቤት ገብቼ ከዛ ያው እንዴ ስፖርት ወርክ አውት ነው የማረገው ስፖርት እሰራለሁ ትንሽ የአካላዊ ብቃት እንቅስቃሴ። ከዛ አልጋዬን አነጥፋለሁ። ጸሎት ጸልያለሁ። እንደዛ ምናምን እያለ ቀጠለ